የልደቴን ቀን እንዴት ነው የማከብረው በመጀመሪያ በጧት ተነስቼ ሻወር ከወሰድኩኝ በኋላ ልብስ ከቀያየርኩ በኋላ ነጭ ነጭ በነጭ ለብሼ ይቺን ቀንና ይቺን ሰዓት ባርኮ ስለሰጠኝ። በእድሜ ላይ እድሜ ስለጨመረልኝ አምላኬን ለማመስገን ወደ ቤተክርስቲያን ነው የምሄደው ቤተክርስቲያን ይሄድና። አምላኬን አመሰግናለሁ ያው እድሜ ስለሰጠኝ ስለጨመረልኝ አምላኬን አመሰግናለሁ ጸልያለሁ። ከዛ በኋላ ወደ ቤቴ እመለሳለሁ። ጾም ካልሆነ ወደ ቤት ከተመለስኩ በኋላ ምንድነው የማደርገው? በጠዋት ቁርስ እበላለሁ ያው የልደት ቁርስ ማለት ነው። ኬክ ሊሆን ይችላል። የተለያዩ ጣፋጭ ነገሮችን ጨምሬ እበላለው ነው። ከዛ ግን ያው የምኖረው ከቤተሰቦቼ ጋር ስለሆነ እነሱ ደግሞ ኬክ ሰርተው ዳቦ አስደፍተው የተለያዩ ነገሮችን ዝግጅት ያደርጉልኛል። ዝግጅት ካደረጉልኝ በኋላ ያ እድሜዬን የእድሜ ሻማ ስላለ እሱን እለኩስና ደስ በሚል ሁኔታ ቤት ውስጥ አከብራለሁ። ከዛ በተጨማሪ ግን ብዙ ጊዜ ምንድነው የማደርገው? የልደቴ ቀን ማስታወሻም የሚሆነኝ ማድረግ ነገር ማድረግ ደስ ይለኛል። መቅዶንያ መሄድ ሊሆን ይችላል። የሆነ የማይረሳ ቦታ መሄድ ሄዶ ደስታ አግኝቶ ማምጣት ሄዶ ሰውን መርዳት ሄዶ ሰው ጋር አንድ ነገር አድርጎ መምጣት ደስ ይለኛል። እና ልደቴን በተለይ ወደፊት ማክበር እምፈልገው ከተለያዩ የመርጃ ማዕከል ድርጅቶች ጋር በመሆን ትክክል የሆኑ ነገሮችን ማድረግ የማይረሱ ነገሮችን ማድረግ ብዬ አስባለሁ። አሁን ላይ ግን ያው ቤት ውስጥ ነው የማከብረው። ወደ ማታ ደግሞ የተለያዩ ምርጫ ማዕከላት ላይ ካልሄድኩኝ። ለመዝናናት ወይም ደግሞ ፈታ ለማለት ወደ ውጭ እንወጣና ማታ ዞሮ ዞር ብለን ንፋስ አግኝተን እንመጣለን ማለት ነው። ስጦታ የሚሰጥ ሰው ይኖራል እንኳን ተወልድሽ የሚል በጣም ብዙ ሰው ነው ያለው። እና እሱን እሱን አደርጋለሁ። ልደቴን በዚህ መንገድ ነው የምለው።